ቅመማ ቅመም የበዛበት ምግብ ትወዳለህ? እንግዲህ ምግብ ዝግጅት በሚዘጋጅበት ጊዜ እንደ ሀበሻ እና እንደ ኢትዮጵያ የተለያዩ ቅመማ ቅመሞችን የተለያዩ ምግብ ይዘቶች ውስጥ ወይም አይነቶች ውስጥ ይጨመራል። ለምሳሌ ቅመም በርበሬ ውስጥ የሚቀመ የሚጨመሩ ቅማቅመሞች አሉ። ለምሳሌ ነጭ ሽንኩርት ዝንጅብል በሶ ብላ የመሳሰሉት ቅመማ ቅመሞች ይጨመራሉ። የበለጠ በርበሬው እንዳያቃጥል ጣዕም እንዲኖረው ሲበላ እንዲጣፍጥ ማድረግ የሚያስችሉ ቅመማ ቅመሞች ናቸው። ነጭ ሽንኩርት ይጨመርበታል ይሄ የማቃጠል አቅሙን እንዲዳከም ያረጋል ከዛ በተጨማሪ ደግሞ ምግቡ የበለጠ ጣፋጭ እንዲሆን ያደርጋል። እና እንዲህ ማድረግ ይቻላል። ስለዚህ እንደ ሀበሻዊ እና እንደ ኢትዮጵያዊ ቅመማ ቅመም በተለያዩ የምግብ አይነቶች ውስጥ ይጨምራል እና እነሱን እንመገባለን። ስለዚህ በአጠቃላይ ቀማቃሚ የበዛበትን ምግብ እወዳለሁ ወይ ለሚለው ቀጥተኛ ምላሽ ለመስጠት አዎ ቅመማቅመም የበዛበትን ምግብ እወዳለሁ። ያ ሁሉም ምጣን ያለው ሁሉም ልክ አለው። ባለሙያ በሚያዘጋጅበት ጊዜ ምን ያክል ከእያንዳንዱ አይተም ከእያንዳንዱ የቅመማ ቅመም አይነት ምን ያክል መጠን ሊጨመር እንደሚችል ይታወቃል። እና እዛ ምጣኔው የተስተካከለ ስለሆነ በጣም ጣፋጭ ይሆናል። ለምሳሌ በርበሬ ሚጥሚጣ በርበሬ ምንወስድበት ጊዜ በጣም ጣፋጭ እንዲሆን ሚያደርግ እያቃጠለ ግን እንዲጣፍጥ ሚያረግ ቅመማ ቅመሞች ይጨመራሉ። ስለዚህ ሚጥሚጣ ደግሞ ምግብ በተለይ ደግሞ ቆጮ እና አይብ በሚዘጋጅበት ጊዜ ይቅርታ ክትፎ እና አይብ በሚዘጋጅበት ጊዜ አብዛኛው የሚጠቀሙት ሚጥሚጣ ነው። ስለዚህ ሚጥሚጣ ውስጥ ደግሞ የተለያዩ ቅመማቅመሞች ይጨመራሉ። በተለይ በተለይ ምንድነው? ጨው ይጨመርበታል እንደዚሁም አንዳንድ ቅመማ ቅመሞች እንደ በርበሬ ምናምን ነገር ይጨምሩበታልና እና የበለጠ ጣፋጭ እንዲሆን ያደርገዋል እያቃጠለ ግን ጣፋጭ እንዲሆን ማድረግ የሚያስችል አይነት ነውና እንደዚህ አይነት ነገሮች በጣም ተወዳጅ ናቸው። ለማየት እወዳለሁ። ከዛ ውጪ በሶብላ ይጨመራል። ሽሮ በሚሰራበት ጊዜ መከለሻ ድሮ ወጥ ላይ ይጨመራል። ሽሮ ላይ በሶብላ ይጨመርበታል ነጭሽንኩርት ይጨመርበታል። ስለዚህ እያንዳንዱ ምግብ የራሱ የሆነ ቅመም ይፈልጋል። ምግብ የበለጠ ጣፋጭ እንዲሆን ሰዎች ሲበሉት በጣም እንዲወዱትና እንዳጣጠሙት ለማድረግ የሚያስችሉ የተለያዩ እቅማቅመሞች አሉ። ስለዚህ እንደነዛ ምግቦች ላይ ስለሚጨመር ሀበሻ በቅመም ቅመም የበዛበትን ምግብ በብዛኛው ይመርጣልና እሱን እወዳለሁ ማለት እችላለሁ። ለምሳሌ እንበልና አፋኝ የሚባለው የምግብ አይነት ብዙ ጊዜ የሚያቃጥል ነገር ነው። ያለው ለምሳሌ ዶቦ ዶቃ ይቅርታ ዳጣ የሚባል ከዝንጀብል ከነጭ ሽንኩርትና ከእርጥብ ሚጥሚጣ የሚዘጋጅ ነው። በጣም ያቃጥላል ግን ደግሞ የራሱ የሆነ ቃና እንዲወደድ የሚያረግ እንዲጣፍጥ ማረግ ሚያስችል ቅመም ቅመሞች አሉት። ስለዚህ ይሄ ቅመም በጣም ብዙዎች ይህን ይመርጣሉ። በተለይ እርጥብ ስጋ በሚበላበት ጊዜ ጥብስ በሚበላበት ጊዜ ከዳጣ ጋር አብረው ምናምን ከስናፍጭ ጋር አብሮ መመገብ ከሚጥሚጣ ጋር አብሮ መመገብ የተለመደ ነው። ምክንያቱም እንደነዚህ አይነት ቅመሞች ምግብ እንዲበላ ያደርጋሉ። ያቃጠሉ ግን ምግብ በደንብ መብላት እንድንችል የሚያደርጉ ቅምሞች ናቸው። እና እነዚህን ቅመሞች በየምግባችን አይነቶች ውስጥ እንደየአስፈላጊነቱ እንጠቀማለን። ይሄ ደግሞ የበለጠ ምግቡ ጣፋጭ እንዲሆን ተወዳጅ እንዲሆን እንዲበላ የሚያደርግ የራስ የሆነ ቃና የራስ የሆነ ጣዕም ሚፈጥር ስለሆነ በጣም ተወዳጅ ነው። ስለዚህ ማንኛውም ሀበሻዊ በብዛት እነዚህ ነገሮች ይጠቀማሉ ማለት ነው። ወደ

ሰላም ሰላም እንደምን አላችሁ አድማጮቻችን ዛሬ ስለ ሸክላ እቃዎች አጠቃቀምን በተመለከተ የተወሰኑ ሀሳቦችን ላጋራችሁ እወዳለሁ። በጥሞና እንድትከታተሉኝ በአክብሮት እጠይቃለሁኝ አመሰግናለሁ። እንግዲህ ከመነሻው ስንጀምር የሸክላ እቃ ከሸክላ አፈር የሚዘጋጁ እቃዎች ናቸው። ለምሳሌ ሸክላ ደስትን መውሰድ እንችላለን። ጀበና መውሰድ እንችላለን። ሸክላ ሲኒዎችን ማሰሮ ጋን የመሳሰሉ ጣባ የመሳሰሉ እቃዎችን መጠቀም መዘርዘር እንችላለን። እንግዲህ ሸክላ እቃ በሀገራችን ላይ ረጅም ጊዜ ሰዎች ሲገለግሉባቸው የነበሩ እቃዎች ናቸው። አሁንም ላይ አንዳንድ አካባቢዎች እና በአንዳንድ በባህላዊ በሚባሉ የምግብ እና ሬስቶራንት ቦታዎች ላይ በስፋት የሸክላ እቃዎችን ይጠቀማሉ። የባህሉን ለመጠበቅ ያክል ማለት ነው። እና የሸክላ እቃ በጣም ዘርፈ ብዙ ጠቀሜታዎች አሉት። እኔ በግሌ የሸክላ እቃዎችን የምመርጥበት የራሴ ምክንያቶች አሉ እንደሚከተለው ለማቅረብ እፈልጋለሁ። አንደኛ የሸክላ እቃን ተመራጭ የማደርግበት ዋነኛው ምክንያቴ የሸክላ እቃዎችን በምንጠቀምበት ጊዜ ሊሰጡት የሚችሉት የጤና ጥቅም ነው። ሌሎች እቃዎችን በምንመለከትበት ጊዜ ለምሳሌ የፕላስቲክ እቃዎችን እና የብረት እቃዎችን ለምግብ ማብሰያነት በምንጠቀምበት ጊዜ የሚያወጡት ኬሚካል አለ ከፕላስቲክም ይሁን ከብረት የሚወጣው ኬሚካል። ለሰውነታችን እጅግ በጣም ጎጂ የሆነ ወይም ፖዝነስ እየተባለ የሚጠራ ወይም ደግሞ መርዛማ የሆኑ ኬሚካሎችን ሊያመነጭ ስለሚችል ይሄ አንዱ የጤና ጉዳት ሊያደርስ ይችላል። እና በሸክላ እቃዎች በምንጠቀምበት ጊዜ ግን ምንም አይነት የጤና ጉዳትን የሚያስከትሉ ስላልሆኑ አንዱ ምርጫ የማደርግበት ምክንያት ይሄ ነው። ሁለተኛው የሸክላ እቃን የምንጠቀምበት ምክንያት ከባህል አንፃር ነው። እንግዲህ ኢትዮጵያ የተለያዩ የባህልና ትውፊት ያላት ሀገር ናት። በተለይ ደግሞ የቡና የአፈላል ስርዓታችን የቡና ሴርሞኒ ወይም ደግሞ የቡና አቀራረብ ስርዓታችን በምንመለከትበት ጊዜ እጅግ በጣም ያማረ ለአለም እንደ አንድ ቅርስ ልናስተላልፈው የቻልነው አንዱ የቡና አካባበር ስርዓታችን ነው። አንደኛው ቡና በራሱ የኢትዮጵያ ሀገር በቀል የሆነ እጽዋት ነው። ስለዚህ ይሄንን ቡና ለአለም ካበረከቱት ሀገራቶች ግንባር ቀደምነት የምትጠቀስ ናት ኢትዮጵያ። ከዚህ አንፃር የቡና አፈላል ስርዓታችን እና የቡና አከባበር ስርአታችንን ለአለም ካስተዋወቅንባቸው መንገዶች ውስጥ አንዱ ጀበና ነው። ጀበና ደግሞ የሸክላ እቃ ነው። እና የትኛውም ቤት ላይ በኢትዮጵያ ውስጥ የትኛውም ቤት ላይ ብንሄድ የቡና የሚፈላው በጀበና ነው። ስለዚህ አንዱ የሸክላ እቃን መጠቀም ምርጫ የማድረግበት ምክንያት ለሀገር ገጽታ ግንባታ ላይ የራሱ የሆነውን አስተዋጽኦ ያበረክታል ብዬ አምናለሁና። ሁለተኛው ምክንያት ይሄ ነው። ሶስተኛውን ምክንያት በማቀርብበት ጊዜ ሶስተኛው የሸክላ እቃዎችን የምመርጥበት ምክንያት ለ ለአካባቢ የሚሰጡት አስተዋጽኦ ነው። ማለት የአካባቢ ብክለትን ከምንቀንስባቸው ነገሮች ውስጥ አንዱ የሸክላ አቃወችን መጠቀም ነው። እንግዲህ መነሻ ላይም ለመግለጽ እንደሞከርኩት የሸክላ አቃወች የሚሰሩት ከሸክላ አፈር ነው። አፈር የተለያዩ አፈር አይነቶች አሉ። በተለይ ደግሞ ከቅርጻቸው ወይም ደግሞ ከቴክስቸራቸው ከመጠናቸው አኳያ ስናነፃፅር ሶስት አይነት አፈሮች አሉ አንደኛ ለም አፈር የሸክላ አፈር እየተባለ የሚጠራው ነው። የአሸዋማ አፈር እየተባለ የሚጠራው ነው። እና ደግሞ የግብርና አፈር እየተባለ የሚጠራ ነው። ስለዚህ የሸክላ አፈር የሸክላ እቃዎችን ለመስራት የሚያስችል በጣም ብዙ ውሃ መቋጠር የሚችል በውስጡ ቀዳዳ ቀዳዳ ነገሮች አሉት። ውሃን ብዙ ሊቋጠር የሚችል አፈር ነው ስለዚህ ብዙ ውሃ መጠጣት አምቆ መያዝ ይችላል። የተሻለ ከሌሎች አፈሮች የተሻለ ውሃን መቋጠር የሚችል የአፈር አይነት ነው። እና ይህን አፈር በምንትጠቀምበት ጊዜ የት ተመልሶ ላያያዝ ምንም እንኳን አመቺ ባይሆንም በቀላሉ የሚሰበሩ እቃ። ቢሆንም እንኳን ከሌሎች እቃዎች ጋር ስናነጻጸር ለአካባቢ ደህንነት ለአካባቢ አየር ጥበቃ የተሻለ አስተዋጽኦ የሚያበረክት እቃ ከመሆኑ አንፃር ይሄኛውን እቃ እመርጣለሁኝ። በአጠቃላይ ለዛሬ ላወራችሁ የፈለኩት ሀሳቦች እነዚህ ናቸው አመሰግናለሁ

የጨረቃ ብርሃን ትወዳለህን? ሰላም ክቡራት አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ እንደምን ከረማችሁ። ዛሬ ጨረቃ ብርሃን ትወዳለህ በሚል ርዕሰ ጉዳይ ላይ አጠር ያሉ ማብራሪያዎችን ለመስጠት እወዳለሁኝ በጥሞና እንድትከታተለኝ በአክብሮት እጠይቃለሁ። ቀጥታ ወደ ርዕሰ ጉዳያችን እንገባለን ዜና አሰመሰልኩት ግን። የጨረቃ ብርሃን እንግዲህ ተፈጥሮ በተለያየ መንገድ ብርሃኗን ትሰጣለች። አንደኛ ፀሀይ ጨረቃ ዋናው የብርሃን ምንጫችን የሀይል ምንጫችን ጨረቃ ነው። ይቅርታ ማን ናት? ፀሀይ ናት። ፀሀይ ብርሃኗን ለአለም ታደርሳለች ሙቀቷን ለአለም ትሰጣለች። ምክንያቱም የፀሀይ ብርሃን የዋና ተፈጥሮ የሀይል ምንጫችን። ብርሃን ናት ከዛም በመቀጠል። እጽዋቶች ምግባቸውን የሚያዘጋጁት ብርሃን ጨረርን በመጠቀም ነው። ከዛ በመቀጠል፣ ምናልባት የብርሃን ምንጭ ልትሆን የምትችለዋ አካል ጨረቃችን ናት። ጨረቃ ማታ ማታ ብርሃኗን ታንጸባርቃለች የራሷ ብርሃን የላትም። ነገር ግን ፀሀይን ከፀሀይ ያገኘቸውን የብርሃን መጠን አንፃባርቃ ለሰው ልጆች በማታ ትሰጣለች። ስለዚህ ይህንን የጨረቃ ብርሃን መመልከት በጣም አስደሳች የሆነ ምናብ ይፈጥራል። በተለይ ደግሞ በጠራ ሰማይ ላይ በበጋ ወቅት በተለይ በተለይ ደግሞ የጥርን የቅን ታህሳስ የካቲትና መጋቢት የሚባሉ ወቅቶች ላይ እጅግ በጣም የተለየ ስሜትን ትፈጥራለች። የጨረቃ ብርሃን ስለዚህ የጨረቃ ብርሃኗን በማታ ከፀሀይ የሳበችውን አንጸባርቃ ትሰጠናለች። ይሄ ደግሞ ተፈጥሮ ላይ ልዩ ድባብን ከሚፈጥሩ ክስተቶች ውስጥ አንዷ የጨረቃ ብርሃን ናት። የጨረቃ ብርሃን አንዳንዶች የዘመን መቁጠርያ አድርገው ይጠቀሟታል። በተለይ ደግሞ የሙስሊሙ ማህበረሰብ የጨረቃን መውጣትና መግባት የተከተለ ዘመናቸውን ይቆጥራሉ። ዋናው ያ ጾማቸውን የሚ መግያውና መውጫውን የሚያፈጥሩትና የሚቀበሉት የጨረቃ ብርሃን በመመልከት ይሆናል። ስለዚህ በዋናነት ጨረቃ ለብዙ ነገሮች ሊጠቀመዋት ይችላሉ። በተለይ ደግሞ ወጣት ፍቅረኛሞች በምሽት ጨረቃ ብርሃን ከአካባቢያቸው ወጣ በማለት ወክ እያደረጉ የሚዝናኑባት ልዩ ስሜትን የምትፈጥር ብርሃን ናት። ጨረቃ ስለዚህ ጨረቃ ብርሃን ሰዎች ለመዝናኛነት ተፈጥሮን ለማድነቂያነት ይጠቀሙበታል። እኔም ለዚሁ ጨረቃ ብርሃንን መመልከት ከሚያስ ከሚያስደስታቸው ሰዎች መካከል አንዱ ነኝ ምክንያቱም በገጠር አካባቢ ላይ እንደማደጌ መጠን የጨረቃ ብርሃንን በደንብ ከሚያውቁ ሰዎች ውስጥ አንዱ ነኝ። በጋ በጋ ላይ ጨረቃ ቅጥር ራሱ ማይዳን ስትወጣ የፀሀይን ሙቀት መቋቋም ሲያቅተን ስራችንን ብዙ ጊዜ በጨረቃ ብርሃን የምንሰራበት አጋጣሚ አለ። ቅድም ባልኩት ወራቶች ከፍተኛ የግብርና ስራዎች የሚከናወንበት ወራት እንደመሆናቸው መጠን ስራዎቻችንን አብዛኛውን ጊዜ በምሽት በጨርቃ ብርሃን የምንከውንበት አጋጣሚዎች አሉ። ከብቶቻችንን ምሽት ላይ እናበላለን ሳር እናስግጣለን። በዚህ መሸ ብለን አንጨነቅም ምክንያቱም የጫረቃ ብርሃን በደስ በሚያስቅ ሁኔታ ብርሃኗ እንደተፈጥሮ ስለምትሰጥ ማለት ነው። እና እና እንደዚህ እና መሰል ነገሮች ጨረቃን በደንብ እንድናደንቃት እና እንድንወዳት ከሚያስችሉ ክስተቶች ናቸው። ከሞላ ጎደል እንግዲህ ጨረቃ በሰማይ ላይ ልናያቸው ከምንጓጓቸው ፍጥረታት ውስጥ አንዱ አንዷ ናት። ፀሀይ በጣም በሃይለኛው ሁኔታ ብርሃንን ትሰጣለች ለመሬታችን ቅርቧ ኮከብ የምትባለው ፀሀይ ናት። በመቀጠል ደግሞ ኳዋክብቶች አሉ። ከዛም የጨረቃ ጸጥተኝነት ትኖራለች ማለት ነው